አዎ ጥያቄው የሚለው ቡና ወይስ ሻይ ትመርጣለህ ነው? ቡና ወይስ ሻይ ከሁለቱ ምኑን ትመርጣለህ? እንግዲህ እነዚህ ሁለቱ ትኩስ መጠጥ ከሚባሉት ወይንም ደግሞ በሌላ ተራም ደግሞ እንግዲህ መጠጦች በሁለት ካታጎሪ ወይም በሁለት ይከፈላሉ የመጀመሪያው ሞክቴል የሚባል ነው ማለት ነው። ሁለተኛው ደግሞ ኮክቴል የሚባለው ነው ማለት ነው። እንግዲህ ቡና ወይንም ሻይ እንግዲህ ትኩስ መጠጥ ስለሆኑ ሞክቴል ከሚባል ወይም ነን አልኮሊክ የአልኮል መጠናቸው ዝቅተኛ የሆነ ወይም አልኮል የሌላቸው መጠቶች በሚባል ደረጃ ነው የሚከፈሉት ማለት ነው። እንግዲህ ስለዚህ ቡና ወይም ሻይ ትመርጣለህ ለሚለው ጥያቄ እኔ የምመርጠው ቡና ነው። ቡና እንግዲህ በጣም የምወደው ሀገራችን ላይ እኔ ብቻ ሳልሆን በሀገራችን የሚኖሩ አብዛኛው ሰዎች በጣም የሚጠቀሙት እንግዲህ በጣም ምርት የሆነ መጠጥ ነው ማለት ነው የተለያዩ ጥቅሞች አሉት። ቡና እንደ ኢትዮጵያ ወይም እንደ አለም አቀፍ ደረጃ ቡና የቡና መገኛ ሀገር ነች ማለት ነው ሀገራችን ኢትዮጵያ። ሀገራችን ኢትዮጵያ የቡና ሀገር የቡና መገኛ ናት ማለት ነው። እንግዲህ የመጀመሪያው ቡና ወይም ቡና የበቀለባት ሀገር ኢትዮጵያ ናት እንግዲህ ቡና የበቀለባትን በደቡብ ክልል በደቡብ ክልል አሁን ላይ ደቡብ ኢትዮጵያ ክልሎች ተብሎ በተከፈለው በቦንጋ በከፋ ዞን ቦንጋ አካባቢ ማለት ነው። በከፋ ዞን ነው ምትገኝ ማለት ነው የመጀመሪያዋ ቡና የቡና እናት ተብላ የምትጠራዋ የመጀመሪያዋ የቡና ዛፍ የምትገኘው ኢትዮጵያ ውስጥ ነው ማለት ነው። እንግዲህ ቡና ደረጃ ኢትዮጵያ ላይ ከበቀለ በኋላ ነው አለማችን ላይ እንዲሁ አሁን ላይ በጣም ተሰራጭቶ የተለያዩ ሀገሮች ቡናን ዋና የኢኮኖሚ ምንጫቸው አድርገው እየተጠቀሙት ያለ የኢኮኖሚ ገቢያቸው አድርገው እየተጠቀሙት ያለ ማለት ነው። ለምሳሌ ብናይ አለማችን ላይ ቡናን በማመምረት የምትታወቀው ወይም ቡናን ኤክስፖርት በማድረግ የአንደኝነት ደረጃ ይዛ የምትገኘው ሀገር ብራዚል ነሽ ማለት ነው። እንግዲህ ብራዚል አለማችን ላይ ቀዳሚ ቦቡና እንትን በማለት አንደኛ ማለት ነው ሀገራችን ኢትዬኘያም ከዚሁ ተርታ በመያዝ ደረጃ በመያዝ አለማችን ላይ እንግዲህ የመጀመሪያው ቡና መገኛ ሀገር እንደመሆኗ የቡና ዝርያ መገኛ መሆኗን እንዳይቀር እንግዲህ አለማችን ላይ ደረጃ ይዛ ትገኛለሽ ማለት ነው። ለዚሁ ነው እንግዲህ የሀገራችን ህዝብ ብዙው ቡና ይጠጣል ቡና የመጠቀም ባህሉ ከፍተኛ ነው ማለት ነው። ከዚህ በመቀጠል እንግዲህ ቡና እና ሻይ ፕሪፈረንስ የሆነ ተቀራራቢ የሆነ ነገር ነው ያላቸው። የመጀመሪያው እንግዲህ ሁለቱም እንግዲህ አልኮሎች በሁለት ይከፈላሉ ብያለሁ ቅድም ነን አልኮሊክ እና አልኮሊክ ወይም ሞክቴልና ኮክቴል ከሚባሉ እነሱ ቡናና ሻይ ከሚያቀራርባቸው ነገሮች አንዱ ምንድነው? ሁለቱም ኮክቴል እንትን ሞክቴል ናቸው ወይንም ነን አልኮሊክ የሆኑ ትኩስ መጠጦች ናቸው ስለዚህ አንዱን ብንጠጣ አንዱን የመተካት ባህሪ ተቀራራቢነት አላቸው ማለት ነው። ስለዚህ እኔ ብዙ ጊዜ ቡና በማይኖርበት ወይም ቡናን ላገኝበት በማልችልበት ሁኔታ ላይ በምሆንበት ሰዓት ላይ ሻይን እንደ እንትን እጠቀማለሁ ማለት ነው። ሻይ እንግዲህ የተለያዩ ጥቅሞች አሉት በጣም የመጀመሪያው እንግዲህ ሰውነታችንን ሙቀት እንዲሰማው በማድረግ ያፍታታናል ማለት ነው ስለዚህ እሱ ምንድነው የሚያመጣብን ችግር በሚበዛበት ሰዓት ወይም የስኳር መጠናችንን ከፍ ያደርጓል ማለት ነው። እስኳር መጠኑን ከፍ ያደርጓል ማለት ነው እንግዲህ የተለያዩ ጉዳቶች ቢኖሩትም ጥቅሙ ግን ስለሚያመዝን እጠቀማለሁ ማለት ነው። ስለዚህ ሻይ መጠቀም ብዙ ጊዜ በጣም ጠቃሚ ነው። በጣም ጠቃሚ ነው በተለይ ቡና ደግሞ የተለያዩ ጥቅሞች አሉት እራሳችንን ዲፕሬሽን ላይ ወይም ስትረስ ላይ ገብተን ከነበረ ጭንቀት ላይ ከነበርን እንድንነቃቃ ያደርገናል ማለት ነው። እንግዲህ ብዙ ጊዜ እንደውም ቡና የሆነ ሰው ጨነቀኝ ምናምን ሲሉ ወይም እስትረስ ሲይዘው ቡና ጠጣ ይባላል ማለት ነው።